አዲስ አመት እንዴት ታከብራለህ ይላል ይሄኛው ጥያቄ በጣም ጥሩ ጥያቄ ነው በጣም ደስ የሚል ጥያዬ ነው። አዲስ አመት እንደ ኢትዮጵያውያን ቀን አቆጣጠር አዲስ አመት። መስከረም ላይ ይውላል ማለት ነው መስከረም ላይ ነሀሴ አስራ አንደኛ አስራ ሁለተኛ ወር ነው። ከዛ ቋግሜ አስራ ሶስተኛ ወር አለች ኢትዮጵያ የምትለይበት ወር ከዛ አንደኛ ወር ይልና መስከረም ላይ አንደኛ ወር ይሆናል ማለት ነው። እንደ ኢትዮጵያ ቀን አቆጣጠር። ከዛ አንደኛው ወር ላይ መስከረም ነው አዲስ አመት ነው። ያኔ ብዙ በዓላቶች አሉ ለምሳሌ እንቁጣጣሽ አለ መስከረም አንድ የሚከበር እንዲሁም መስቀል ደመር ሰልፋለሁ ማለት ነው።

"የትኛው የቀኑን ሰዓት ትወዳለህ?" ይላል። ያው ከቀን ውስጥ ከምወዳቸው ሰአቶች ያው አብዛኛውን ጊዜ የምወዳቸው ምሽት ያሉትን ሰዓት ነው። ምሽት ያሉት ሰዓት ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ያሉት ሰአቶች እነዚህ በጣም ደስ የሚሉኝ ሰአቶች ናቸው። ምክንያቱም እነዚህ ሰዓት የምወድበት ምክንያት አንደኛው ፀሀዩም ቀዝቀዝ ይላል ፀሀይ አይኖርም ብርድም አይኖርም ብርድም ገና እየመጣ ምናምን ስለሆነ ብርድም አይኖርም። ፀሀይም አይኖርም እንዲሁም እንቅስቃሴ ለማድረግ ምናምን ደስ የሚል ሰዓት ስለሆነ የአካል ብቃት እንቅስቃሴ ለመስራት፣ ምናምን ምክንያቱም ከጓደኞቻችን ጋር ተገናኝተን ያችን ሰዓት እየተዝናናን ቡና ሰአታችንን እናሳልፋለን ማለት ነው። ያቺ ሰዓት ለኔ ደስ የምትል ሰዓት ነች ያው ቀን ሙሉ የምወዳቸው ሰአቶች ለምሳሌ እነዚህ ናቸው ማለት ነው። ቁርስ ሰዓት ጠዋት ላይ እንዲሁም ምሳ ሰዓት ቡና ምናምን ምጠጣበት ሰዓት ላይ እና ማታ ላይ ከጓደኞቼ ጋር የማሳልፈው ጊዜ ወክ የማደርግበት፣ ቤተክርስቲያን የምሄድበት፣ ጸሎት የማደርግበት፣ እንዲሁም ስፖርት ቤት ሂጄ የአካል ብቃት እንቅስቃሴዬን የምሰራበት ወክ የማደርግበት፣ በደንብ ምሽት ላይ ስራዬን እንደጨረስኩኝ ተለያዩ እንቅስቃሴዎች ተለያዩ ሰፈሮች በመሄድ ወክ የማደርግበት፣ ተለያዩ ሰዎችን የማገኝበት ሰዓት ስለሆነ ይሄኛው ሰዓት ምሽት ላይ ያለው ሰዓት ከአስራ ኣምድ ሰዓት እስከ አስራ ሁለት ሰዓት ያለውን ሰዓት በጣም እወደዋለሁ ማለት ነው።

የምትወደው ሽታ ምንድነው? ይላል ይሄኛው ጥያቄ ደግሞ በጣም አሪፍ ጥያቄ ነው። እኔ በተፈጥሮዬ የሰው ልጅ አሪፍ አሪፍ የሆነ ሽታ አሪፍ አሪፍ የሆነ ጠረዝ ሲሸተኝ በጣም ደስ ይለኛል ማለት ነው። ምክንያቱም ሁላችንም ንጹህ ሆነን ጽድት ብለን አሪፍ አሪፍ ሽታ መሽተት መቻል አለብን ማለት ነው። ለሰው ልጅ እንደዚሁ የወዝ ሽታ ምናምን መኖር የለበትም። ምክንያቱም ከተለያዩ ሰዎች ጋር በምንገናኝበት ጊዜ ከተለያዩ ስራዎች በምንሄድበት ጊዜ እንዲሁም ታክሲ ውስጥ በምንቀመጥበት ጊዜ። ሰዎች ጥሩ ጥሩ ሽታ ካልሸተተህ የመናቅና የሚደብር አይነት ፊል ለሰዎች ልንሰጥ ስለምንችል ደስ የማይለኝ እይታ ልንሰጥ ስለምንችል። አሪፍ የሆነ ሽታ ሊኖረን ይገባል አሪፍ የሆነ ጠረን ሊኖርን ይገባል። እኔ ከምወዳቸው ሽታዎች መካከል ለምሳሌ አሁን ብዙ አይነት ሽቶዎች አሉ የምወዳቸው ሽቶዎች ከእነሱ ሽቶዎች መካከል። መጥራት ካለብኝ እነሳ ቬጅ ብላክ ማን ዳክስ ብዙ ሽቶዎች አሉ ማለት ነው። እነዚህ የምወዳቸው ሽታዎች አሉ እነዚህ ሽታዎች እወዳለሁ። ከዛ ውጪ ደግሞ ከተፈጥሮ ነገሮች አሉ ብዙ ደስ የሚሉ ባህላዊ የተፈጥሮ ሽታዎች አሉ። ለምሳሌ እጣን አለ። እጣን ገበያ ላይ የሚሸጠው ቆንጆ እጣን አለ። ከእሱ ውጪ ከእጣን ውጪ ደግሞ ጽይሬዳ አበባ በጣም ደስ የሚል ማዕዛ ያለው በጣም ደስ የሚል ሽታ ያለው። ለዚህ እንደዚህ አይነት ሽታዎች አሉ ማለት ነው። በጣም ደስ የሚሉ ሽታዎች እና የሰው ልጅ ጽዱ ሆኖ ጽድት ብሎ አሪፍ አሪፍ ሽታ ቢሸጥ በጣም ደስ ይላል ማለት ነው። ምክንያቱም ለሰዎች ደስ እንዲል አሪፍ ሽታ ሲኖረን እኛም ደስተኛውን እንቃ ሀሳባትን መግለጽ እንችላለን በኮንፊደንስ ማውራት እንችላለን ደስተኞች እንሆናለን። ከሰው ጋር በምንጠጋበት ጊዜ ምንም እነዚህ ያሉ ሽታዎች ናቸው። እነዚህ ቤተክርስቲያን ጋር የሚጨሱ ጭሶች አሉ የተለያዩ ጭሶች ተለያዩ እጣኖች አሉ ቤተክርስቲያን ውስጥ የሚጨስ ጭሶች እነሱን ጭሶች በጣም እወዳቸዋለሁ ማለት ነው። ከዛ ውጪ ከሽቶዎች ደግሞ የሱዳን ሽቶ የሚባል አለ በጣም ደስ የሚል ሽቶ። አንዴ ተቀብተሀው ለአንድ ቀን ለሁለት ቀን የሚቆይ ልብስ ጋር በጣም ደስ የምሽታ ማለት ነው። እነሱን ሽታዎች እወዳለሁኝ። እነዚህ ናቸው ደስ የሚል ሽታዎች ለኔ

በእግርህ ምን ያክል ርቀት ትሄዳለህ ይላል? አዎ በእግሬ የሚሄደው ብዙ ርቀቶችን እሄዳለሁ ምክንያቱም አንደኛ ነኝ ወጣት ነኝ በእድሜዬ ገና ስለሆንኩኝ ብዙ ርቀቶችንም ብሄድ ያን ያክል አይከብደኝም ማለት ነው። ለኔ ምክንያቱም አሁን ለሀይል አለኝ ብርታት አለኝ ረጅም ቦታዎችን መሄድ እችላለሁ። በአልኮል አልተጎዳሁም ጭንቅላቴ ጉልበቴ አልኮልም ስለማልጠጣ ብዙ እንቅስቃሴዎችን ማድረግ ምችል አይነት ልጅ ስለሆንኩኝ። ስፖርትም እየሰራሁ ስለሆነ ብዙ ነገሮችን ማድረግ ስለምችል መንቀሳቀስ ብችል ለኔ ችግር የለውም ማለት ነው። ምክንያቱም ደግሞ ከዛ በላይ የክፍለ ሀገር ልጅ ስለሆንኩኝ የክፍለ ሀገር ስንሆን ደግሞ ብዙን ጊዜ የእግር መንገድ ስለምንሄድ አብዛኛውን የእግር መንገድ ሄደን ምናምን ስላደግን የእግር መንገድ መሄድ እችላለሁ ማለት ነው። እና የእግር መንገድ በኪሎ ሜትር ያው ከአስር እስከ ሃያ ኪሎ ሜትር በእግሬ ልሄድ እችላለሁ